በአካባቢዎ ድል በአካባቢዎ ድል ድል አለ ወይ ነው? የሚለው ቀጣዩ ጥያቄ እሺ እነዚህን አይነት መልሶችን ከመለስኩ ቆየሁ መሰለኝ እሺ መጀመሪያ ማስቀደም ያለብኝ አዎ ልክ ነው በአካባቢዬ ድልድይ እስከማስታውሰው ድረስ ስንት አይነት አው ድልድዮች አሉ በርግጥ ግን ብዛታቸው ስንት እንደሆኑ ማረጋገጥ ስለፈለኩኝ ነው። እሺ እስካሁን ድረስ እኔ እስከማስታውሰው ድረስ አንዱ በጣም ወደ እኛ ቤት ቀረብ የሚለው ድልድይ አለ ይሄ ድልድይ ደግሞ በአማርኛም ምን እንደሚባል እርግጠኛ አይደለሁም ግን አዎ አለ። አንድ እሱ አለ ሁለተኛው ደግሞ በጣም ትልቅ ነው። በጣም ብዙ ሰፈሮችን ነው የሚያገናኘው በላዩ መኪኖች ያልፋሉ ይሄኛው ግን ብዙም አያልፉም አዎ ያልፋሉ በርግጥ ግን ያኛው ሙሉ በሙሉ ነው የሚያልፉት ይሄኛው ግን ሙሉ በሙሉ አይደለም የሚያልፉት። እሺ ስለዚህ ይሄ ድልድይ ብዬ የመለስኩት ምንድነው ማለት ነው? አብዛኛው ጊዜ በቃ በጣም ነው የሚያሳዝነው እና ክረምት ክረምት ሲሞላ ይሻላል። ትንሽ ትንሽ ግን እንደዚያውም ሆኖ ማለት ነው ሰፈሩን ሙሉ የሰፈሩን ቆሻሻ የሚጣልበት ቦታ ነው እና በጣም የሚያሳዝነው ክረምትም ሆኖ ማለት ነው። በበጋ ጊዜ ወይም ደግሞ ከመስከረም እስከ ግንቦት አካባቢ ያለው ጊዜ በዚህ መሃል በጣም ብዙ ሰዎች ነው ቆሻሻ ወደዛ የሚጥሉት እዛ እየሄዱ ሽንታቸውን በቃ ብዙ ሰው በዛ ታክሲ ምናምን በዚህ ሲያልፉ ስለማይ ማለት ነው። ብዙ ሰዎች እዛ ሄደው ይሄ ምንድነው መጸዳጃ ነው የሚጠቀሙበት እዛ ሽንታቸውን ምናቸውን እዛ እንትን ያደርጋሉ። ቆሻሻ ይጣልበታል እና ክረምት ዝናብ ሲዘንብ ራሱ ብዙም እንትን አይደለም በቃ ማለት ንጹህ አይደለም በቃ ይዞት ሊሄድ አልቻለም ዝናቡ ራሱ ማለት ነው። ለመቆጣጠር በጣም አስቸጋሪ ሆኗል እና ይሄ ድልድይ በቃ ክረምትም ይሁን በጋ ሰው በዚያ ሲያልፍ በቃ አፍንጫውን ይዞ ነው የሚያልፈው እና እንደ አጋጣሚ ሆኖ ሰው ወራጅ ቢል እዛች ጋር በቃ አደጋ ነው ማለት ነው በቃ በጣም ነው ቶሎ የሚገባው ወደ አፍንጫ ሲታይ ግን እንደውም ብዙም ቆሻሻ ያለውም አይመስልም። እና በዚህ በዚህ ምክንያት እንትን ነው ማለት ነው ሽታው በጣም ነው የሚረብሸው በጣም ከመጠን በላይ ነው የሚረብሸው ሽታው። በዛ ማለፍ አይቻልም ሁሉ እንተን አይነት ስሜትም ይሰማኛል አይኔ ያቃጥለኛል ቀስ ብዬ ከተራመድኩኝ ለምሳሌ ለምሳሌ አፍንጫዬን አይደለ ሸፍኜ የማልፋው ሳይታሰበኝ አይኔ ሁላ ያቃጥለኛል ማለት ነው። ስለዚህ አንድ ይሄኛው አለ ሁለተኛው ደግሞ እሱ እንኳን በጣም ዝቅ ያለ ነው በጣም በጣም በጣም ማለት ነው። ሰው ቆሻሻ ቢጥል ራሱ በጣም ወደ ውስጥ ነው የሚገባው ካልተሳሰትኩኝ እና ዳርም አይደለም መሃል እንትን ላይ ነው እና እኔ እንጃ በዛም ካለፍኩኝ ቆየሁ መሰለኝ ድሮ እዛ አካባቢ ስራ ቦታዬ ስለነበረ ወደዛ ለመመላለስ ነበረ የማየው መሰለኝ ካልተሳሳትኩኝ እና በዚህ በዚህ ምክንያት እንደዛ ነው ማለት ነው እንጂ ከሱ ውጪ በጣም ነው የማየው በቃ ምንም አይልም በቃ አስፋልቱን በጥሩ መንገድ ነው የተሰራው። እና በጣም ክረምት ሲሆን በጣም ብዙ ብዙ በቃ ከመጠን በላይ ነው ውሃ የሚይዘው ማለት ነው። እንደዛ ከያዘ በኋላ ብዙ ውሃ በቃ ካልተሳሳትኩኝ በዛ አካባቢ እንትኖች አሉ። እነዚህ ምንድነው የሚያመር ምንድነው የሚባሉት ይሄ ስሙ እየጠፋብኝ ይሄ ሰላጣም እንደዚህ ጎመንም አትክልቶች አሉ። በአጠቃላይ እዛ አካባቢ አንድ በጣም የሚታይ አለ በቃ አመት ሙሉ እንደዚህ እየለመለመ ካልሳሳትኩኝ ከዛ እየሳቡ ነው መሰለኝ በኤሌክትሪክ ዲናሞ ምናምን አድርገው እየሳቡ ነው መሰለኝ የሚያጠጡት አሁን እንኳን እኔ እንጃ ማስተዋልም ትቻለሁ ለምን እንደሆነ አላውቅም? እና እንደዛ አለ እና በዛኛው ታችም እንደዛ አለ እና ከጎንም ትምህርት ቤቶች ምናምን አሉት እና በጣም ነው ደስ የሚለው በጣም ነው የሚያምረው። በተለይ ዝናብ ሲሆን ነው ድልድዮች ደስ የሚሉት እንጂ በጋ ሲሆን በቃ ቆሻሻ መጣያ ሽንታቸውን ሰዎች እዛ የሚጸዳዱበት እንደዛ እንደዛ ስለሚሆን ደስ አይልም በቃ በጣም ነው የሚረብሸው ለመጸዳዳት ምናምን ስለሚሄድ ሰው ማለት ነው በዛ ለማለፍ ያስቸግራል። እንደ አጋጣሚ ሆኖ ገበያ አካባቢ ናቸው እነዚህ ያሉት እና በዛ ብዙ ሰው ሲመላለስ የሚያውቀው አፉን ሸፍኖ ነው የሚያልፈው አፍንጫውን ማለቴ ነው ተሳስቼ ለማያውቀው ግን በቃ ጸጥ ብሎ ነው የሚሄደው በቃ እንደዚህ እየተፋ ነው የሚሄደው እና ሲታይ ደስም አይልም በቃ ለእንትን ላአይምሮ ይረብሻል በቃ።

እሺ ቀጣዩ ጥያቄ ይቅርታ መጠየቅ ቀላል ነው ወይ? ይሄ ጥያቄ ሲዘጋጅ ቀላል እንዳልሆነ ታስቦ እንደተዘጋጀ ይሰማኛል ግን ቀላልም ከባድም ነው ለማለት የሚያስቸግር ነው ማለት ነው። እንደየ ሰውስ ስለሚለ ስለሚለያይ ለምሳሌ ይቅርታ መጠየቅ ከባድ የሚሆንበት ሁኔታ ምንድነው? አብዛኛው ሰው የሚኖረው ኑሮ ነው ማለት ነው። ይሄ ማለት ምንድንነው? ለምሳሌ የተለያዩ ሰዎች ትክክለኛ ማንነት የሌላቸው ወይም ደግሞ መሆን ያለባቸው ወይም ደግሞ ህሊናቸውን የሚነግራቸው ነገር መኖር የሚፈሩ አሉ። ምክንያቱም ይቺ አለም በጣም ብዙ መጥፎ ነገሮችን እንድናቅ እያደረገችን ይች አለም ማለት ይከብዳል። ነገር ግን አስተዳደጋችን ጥሩ ሰው መሆን ወይም የዋህ ሰው መሆን ጎጂ እንደሆነ ተደርገን ስላደግን ሁሉም ሰው ደግሞ ራሱን ለመከላከል መጥፎ መሆን እንዳለበት የሆነ ተንኮል ማሰብ እንዳለበት። በቃ ይውህና እንደዚህ ጥሩ ጥሩ የሚባሉ ነገሮችም ይውህና ይቅርታ መጠየቅ ይቅርታ ለጠየቀ ሰው ይቅር ማለት እነዚህ ብዙ ደስ የሚሉ ነገሮች ህሊናችን የሚቀበላቸው ነገሮች ትክክል እንዳልሆኑ እንደሚጎዱ ተደርገን ስላስላደግን ከባድ ያደርገዋል ይቅርታ መጠየቅ ማለት ነው። ሲጀመርም ብዙ ግ ሰው ይቅርታ መጠየቅን ደረጃ ላይ አልደረሰም አብዛኛው ጊዜ በድሎም ይሁን ተበድሎ በቃ ሁሉ ብዙ ሰው እኔ ተበዳይ ነኝ የሚል አስተሳሰብ አለው ማለት ነው። በዚህም አለበዛ በዳይም ሆኖ ሳለ እኔም እኮ እንደዚህ ስለሆንኩኝ ነው ወይም እንደዚህ ደርሶብኝ ያውቃል ብሎ የተበዳይ ምን አስተሳሰብ አለው ብዙ ሰው እንደዛ ሆነን ነው ያደግነው ሌሎች ነገሮችን ስንወቅስ እኛ ያላሰካነው የጠፋብን ነገር ሲኖር እንደዚህ ስለሆነ እኮ ነው ወይም እንደዚህ ስላልሆነ እኮ ነው እንደዚህ የሆነው ብለን ራሳችንን እንትን እናደርጋለን ማለት ነው። ስለዚህ በዚህ በዚህ ምክንያት ይቅርታ መጠየቅ ከባድ ይሆናል የመጀመሪያውን ያልኩት ምንድን ነው? ሲጀመርም ሲጀመርም ይቅርታ መጠየቅ አናውቅም ግን አንድ ሰው ጥፋቱ ካወቀ አዎ እኔ ጥፋተኛ ነኝ ብሎ ካሰበ ራሱ ይቅርታ ለመጠየቅ በቃ ይከብደዋል እንደ ሽንፈት ይታያል። እንደ ሽንፈት ካልታየ ደግሞ እንደ እንደምን እንደሚታይ በቃ ያ ሰው በቃ ይቅርታ የሚባለው ሰው ይኮራልና እንደዚህ እንደዚህ ቢያደርገኝስ የሚለውን ሀሳብ ይመጣል ማለት ነው። ስለዚህ በዚህ በዚህ ምክንያት ሰዎች ይቅርታ ሳይጠይቁ ይቀራሉ ማለት ነው። ይቅርታ መጠየቅ የሚወድ ሰው ማለት ግን ራሱን ነውጥ ነፃ የሚያወጣ ሰው ማለት ነው። ይቅርታ ማለት አንድ ሰው ይቅርታ መጠየቅ ካሰበና ማለት በዳይ እንደሆነ ካወቀ ሁለት አማራጮች አሉ ማለት አንደኛው ይቅርታ አይጠይቅም። አንደኛ ይቅርታ ይጠይቃል ይቅርታ የማይጠይቀው ሰው ያንን ሰውንም ይወ ይበድላል ራሱ ከምንም በላይ ራሱ ነው የሚበድለው ጥሩ ግንኙነት አይኖረውም ያንን ሰው ባየው ቁጥር ደስ የማይል ነገር ነው የሚሰማው በቃ መጥፎ ሰው እንደሆነ እየተሰማው ነው የሚኖረው። ይቅርታ አንዴ ከጠየቀ ግን ቅልል ይለዋል ቢያንስ ቢያንስ ያኛው ሰው ይቅርታውን ባይቀበለው ራሱ በቃ እሱ ችግሩን አውቆ የኔ ጥፋት ነው ብሎ ማመኑ ራሱ ውስጡ የሚሰማው ነጻነት አለ። አንዴ ይቅርታ የሚባለው ለምሳሌ እንደዚህ ይቅርታ ማለት ሳይሆን ከልባችን የሆነ ይቅርታ ስንጠይቅ ላጠፋነው ነገር ለመካስ የምናደርገው ጥረትም አንዳንድ ሰው ይቅርታ ብቻ ይጠይቃል አንዳንድ ሰው ደግሞ ይቅርታ ብሎ ለመካሰም ይሞክራል አንዳንዱ ደግሞ ከዚህም ባስ ብሎ ይቅርታ ጠይቆ ክሶ ግን ያኛው ተበዳይ እንትን ሊያደርገው ይችላል አሁንም ድረስ ይቅር እንዳላለ ወይም ደግሞ አሁንም ድረስ ለዛ ሰው ማድረግ ያለበት ነገር እንዳለ አሁንም ድረስ ከፍሎት ከፍሎት ያንን የበደለውን ነገር ሁሉ መልሶ ከዛ በላይ የሚሄድ ሰው አለ ማለት ነው። ስለዚህ ሁሉም ነገር ህይወት በጣም ታስፈራለች እንደዚህ ልኳን መጠኗን ማወቅ በጣም ነው የሚያስፈራው በጣም ነው የሚከብደው እና በእነዚህ በእነዚህ ምክንያቶች አዎ እንደዛ ሳይሆን ይቀራል ማለት ነው ስለዚህ አዎ ልክ ነው። ይቅርታ መጠየቅ ከባድም ነው እንዳስተዳደጉ ይወስነዋል ግን ላወቀበት ሰው ግን ይቅርታ መጠየቅ ማለት ነጻነትን ማግኘት ነው። ይቅ ራስን መቀበል ነው። ሌላ ሰውን ፍቅር መመስ መመስረት ነው። ከሌላ ሰው ጋር ከራስ ጋር እና ይቅርታ መጠየቅ እንደየሰው ይለያያል ጥሩ ሰው ከሆነ በጣም ይቀለዋል ደስ ይለዋል

በቀን ምን ያህል ውሃ ትጠጣለህ ነው የሚለው? በቀን የምጠጣው ውሃ። እንደዚህ ጥያቄውን ከየሁት በኋላ አሁን ቀድቼ ውሃዬን ጠጣሁ እና ጥሩ ነው እንደዚህ አይነት ጥያቄዎች መኖራቸውን እንዳስታውስ ስለሚያግዙኝ ማለት ነው። እኔ ግን የሚገርመኝ ነገር በስማም አንድ ሰው ግን በቃ በህይወቱ ፍቅር የሚያስተምረው ሰው መኖር አለበት። ለምሳሌ በጣም የሚወደን ሰው ሲሆን ውሃም ይገዛልናል። ውሃ ደግሞ በቃ ልክ ትን ሲለን ወይም ደግሞ እንደጠማን ስንነግራቸው። ምንም የኛን እንትን ሳያስፈልጋቸው ለምሳሌ እኔ ሄጄ ልግዛ ምናምን ከማለታችን በፊት እኔ ልግዛልሽ ምናምን ይላሉ እና አይ ችግር የለውም ምናምን ስንላቸው ማሳመን ስለሚፈልጉ አይ ችግር የለውም። እኔ መንቀሳቀስ ስለፈለኩኝ ሄጄ ልግዛ እና ልንቀሳቀስ ብለው ይሄዱና ከዛ ምንም እንቅስቃሴ ምንም ሳይኖረው ቶሎ ብለው ሱቅ ሄደው ደርሰው መጥተው ሲገዙ ማለት ነው በራሳቸውም እኮ ያስፈልጋቸዋል መጠጣት ይፈልጋሉ። እኮ ግን በቃ ብር ሳይኖራቸው ምናምን ለኛ አይ አንቺ ጠጪ አይ አንተ ጠጣ የሚሉ ሰዎችም አሉ። ከዛ ከጎናቸው ያለውን ሰው ለኔስ አልገዛህልኝም ወይ ምናምን እንዳይላቸውም ስለሚፈሩ አውቀው ነው ያልገዙት። ምክንያቱም ሙሉ በሙሉ ገንዘብ ቁጠባ ላይ ሊሆን ይችላሉ ተወዷልም እንደዚህ የታሸገ ውሃ ምናምን ሲሆን ተወዷል እና ገንዘብ ቁጠባ ላይ ሊሆኑ ይችላሉ። እና እየቆጠቡ ያሉት ደግሞ ለዛ ሰው ራሱን በቃ ራሳቸውን ህይወታቸውን መስዋዕት አድርገው ለዛ ሰው ያንን ሁሉ ልፋት ሲለፉ በጣም ነው የሚገርመው እና። እንደዚህ አድርጎ ማየት በጣም በጣም የሚገርመው እኔ እየገረመኝ ነው ያለው በጣም ከመጠን በላይ እና በቃ የሚወደን ሰው። ከትንሽ ነገር ሲያደርግልን ነው የምናየው እና ከትንሽ ነገር ማለት በቃ ሁሉንም ነገር እንዲመቸን ለኛ ምቾት ማስጠበቅ ውሃ ጠጣ የሚል ሰው ለምሳሌ በቃ ለኛ በጣም የሚያስብ ሰው ነው። እና ይሄ መስተካከል አለበት ብዬ አስባለሁኝ። እኔ መስተካከል ያለበት ደግሞ ምክንያቱም ምንድነው የሚሆነው ግዴታም አይደለም። ሌላ ለምሳሌ እንጀራ ለመግዛት ምጣድ ምናምን ግዴታማ አይደለም ክፍት እያለው አንድ ሰው እንደዛ አድርጎ ከሚጠቀም እንደዛ ቢደረግ ነው የሚሻለው። እና እንደዚህ በዛ እንደዛ ቢሆንም ጥሩ ነው በቃ በወር አንዴ መጥቶ ሚመጡለት ሰው ከመመላለስ ምንም ከማለት እንደዛ የሚያደርግለት ሰው ያስፈልጋል አንድ ቅዳሜ ምናምን ሊሆን ይችላል እና በጣም ጥሩ ነው የሚሆነው እንደዚህ ሲሆን። ግን በዚህ በዚህ ምክንያት ውሃም የለም ምንም እንዲህ ይችላሉ እነዛ ሰዎች ውሃ በጣም አስፈላጊ ነገር ነው። በቀን ምን ያህል ውሃ ትጠጣለህ? የሚለውን ጥያቄ ለመመለስ በቀን ምን ያህል ውሃ ትጠጣለህ? በቀን የምንጠጣው ውሃ አንድ ሁለት ሊትር የሚሞላ አይመስለኝም ግን ሁለት ሊትር እና ከዛ በላይ ብጠጣ ደስ ይለኛል። ምክንያቱም ውሃ ማለት በቃ እያየነው አይደል እንዴ ይሄ የቆሸሸ የሚመስለን ሰውነታችን አካል ሲያጸዳልን እንደዚህ ትን ሲለን ስንጠጣው ሲያግዘን በተለያዩ መንገድ የሚገቡ የማያስፈልጉ ባክቴሪያዎችም ይሁኑ ምንም ምንም ሲሆኑ እሱን ሲያጸዳለን በቃ በተለያየ መንገድ እያየነው ነውና። የውሃ ጥቅሙ በቃ እትዬ የሌለ እትዬ የሌለሽ እትዬ የሌለ ነው። እና ስለዚህ በዚህ በዚህ ምክንያት ቶሎ ቶሎ ቶሎ መጠጣት ያለበት ውሃ ቶሎ ቶሎ መጠጣት አለብን ለጤናችን ጥሩ ነው የሚሰማን ስሜት ጥሩ ነው ያቀዘቅዘናል። በጣም ብዙ ሰው የሚመክረው ምክር እሱን ነው በቃ እንዴት ጥሩ እንደሆነ? እንዴት እንደሚያምርብን እና ለቆዳችንም ለቆዳችንም ንጽህና ወይም ጽዳት በጣም ነው የሚያስፈልገው። ለቆዳችን ጤናው ሰውነታችንም ነው የምንታጠብበት እና በቀን ይህን ያህል ውሃ እጠጣለሁ ብዬ ባልልም ግን ከአሁን በኋላ በቃ መጠጣት እፈልጋለሁ በቃ ሰውነታችን ላይ የምንሰራው ስራ በጣም ብዙ ነው። እጅግ በጣም ብዙ ስራዎችን ነው የምንሰራው እና ትንሽ ራሳችንን ብንወድና ራሳችንን ብንከባከብ በጣም ነው የሚጠቅመን ነው ብዬ የማስበው። ስለዚህ እንደዚህ እንደ ቻሌንጅ መጀመር የምፈልገው ነገርም እንዲኖር እፈልጋለሁ ምን ሊሆን እንደሚችል አላውቅም። ይቺ አሁን የመጣችልኝ ሀሳብ ብቻ ነች። እና ስለዚህ

እሺ ቀጣዩ ጥያቄ ''ዜና በመስመር ላይ ታነባለህ ወይ?' ነው የሚለው ጥያቄው ዜና በመስመር ላይ ታነባለህ ማለት ምን ማለት እንደሆነ አልገባኝም ግን እኔ እንደመሰለኝ ከሆነ እታች ላይ ያሉት ዜናዎች አሉ አይደለ እንደዚህ አርዕስተ ዜና ወይም ደግሞ እንደዚህ አጫጭሮቹ ወይም ደግሞ በጣም የሚያስፈልጉ ተብሎ የሚሰሙት ካልተሳሳትኩኝ አርዕስተ ዜና ነው የሚባለው አርዕስተ ዜና ለሁሉም ሊሆን ይችላል ግን ሁሉም ዜናዎች ርዕሳቸውን ብቻ ግን አስፈላጊ ናቸው ብለው ተብለው የሚታሰቡ ካልተሳሳትኩኝ እኮ አንድ ዜና ስድስት ሰባት የተለያዩ ዜናዎች ብቻ ናቸው ሊሰሩ የሚችሉት እና ስለዚህ ስድስት ሰባት አይነት መስመር ያላቸው ወይም በመስመር ላይ ያሉት ዜናዎች ይጻፋሉ ማለት ነው ገልጻ ሰጥኩኝ ስለዚህ አዎ ምክንያቱም ዜና ማንበብ አሰልቺ ነው። ዜና ሶስት አይነትም ዜናዎች አሉ አይደለ እኛ ሀገር ላ፣ እንደዚህ ሙሉ ዜና ይነበባል መጀመሪያ አርዕስተ ዜና ከዛ ሙሉ ዜና ይነበባል ከዛም በኋላ የአየር ሁኔታ ይነበባል ከዚያም በኋላ ደግሞ እነዚህ የቢዝነስ የንግድ አይነቶችን ዛሬ ስንት ገባ ገንዘብ የዶላር ስንት ሆነ እነዚህ የአውሮፓውያን ፓውንድ ስንት ሆነ ምናምን የሚሉትን ስንት ተሽጧል ስንት እየተገዛ ነበረ በባንክ ስንት እንደሆነ በጥቁር ገበያ እንኳን የሚያወራ አይመስለኝም ይሄን ያክል ነው እየተሸጠ የነበረው ዛሬ በጥቁር ገበያ ምናምን የሚለው አይመስለኝም ግን በአጠቃላይ ግን ስለዚህ ነው የሚያወሩት ይሄንን ካሉ በኋላ ደግሞ ሌላ የሚጨምሩት ምንድነው የአየር ሁኔታ ሜትሮሎጂ እኔ በጣም ብዙ ጊዜ ሆነኝ ግን ይሄንን ነው የሚያደርጉት ማለት ነው ሜትኖሎጂ ይሄንን ሲጨርሱ ምን ያደርጋሉ ከዛ በኋላ ረዘም ያለም አይደለም አጠር አድርገው ነው የሚያቀርቡት እሱን ካልተሳሳትኩኝ እሱ ቀርቦ ከጨረሱ አቅርበው ከጨረሱ በኋላ የስፖርት ዜና ይመጣል ማለት ነው። አራተኛው ዜና አይደለም ይሄ የተለየ አይነ ዜናዎች አለበት። የስፖርት ዜና፤ የሜትሮሎጂ ዜና እና የዛሬ ስንት እንደዋለ ገንዘብ የሚዘረዝሩት እንደዛ ይሆናል ማለት ነው ስለዚህ በዚህ የስፖርት ዜናም አለ ማን እንዳሸነፈ እነዚህ ስፖር ዜናዎች ራሱ በመስመር ዜና በመስመር ላይ ይጻፋሉ ሰው ያነባል እና በጣም ነው ደስ የሚሉት በጣም ነው የሚያዝናኑት በዚህ በዚህ ምክንያት እንደዛ ይደረጋል ማለት ነው። ሰው አብዛኛው እንደዚህ ያደርጋል ማለት ነው። እሺ ከእነዚህ ውጪ ይል በቃ በአጭሩ ዜና በመስመር አዎ አነባለሁ በደንብ አድርጌ ነው የማነበው ነገር ግን ምንድነው ዋናው የማተኩሩበት ዜና ምንድነው የሚሆነው በአጭሩ ማለት ነው ሲገለጽ እነዚህ የስፖርትንም የሁሉንም አጣቃሎ ይዛል በአጭሩ የሚጻፉ ዜናዎች ማለት ነው አልተሳሳትኩም የተሳሳትኩም አይመስለኝም ስፖርት ሲጻፍ አይቻለሁ። እንደዚህ ሁለት ለዜሮ ሶስት ለዜሮ እየተባለ ማለት ነው እና የአየር ሁኔታ ፀብ አዎ ልክ ነው እንደውም የፀሀይ የምንም ምልክት ያደርጉበት እና እዛ ጫፍ ላይ መሆኑ ማለት ነው በመስመር ላይ የሚጻፍ ጤና መሆኑ የምልክቶቹም አሉ የፀሀይ የዘናብ እንደዚህ ያደርጉና ከዛም በኋላ እንትን ያደርጉታል ማለት ነው እሱን ጨርሰው ወደ እንትን ይቀይሩታል ገና ነው ያለው እስካሁን ድረስ ይሄንን ቀይረው ጨፍ ጨፋን ላይ እግር እግር ስር ስሩ ላይ ይጽፉታል ማለት ነው ስለዚህ ሰው የፈለገውን ዜና በትንሽ ደቂቃ ከሁሉም ጋር የተወራውን ያደርጉታል እንትን ያደርጉታል ማለት ነው። ሁሉም ዜናዎች ላይ የተወራውን አጠር አጠር አድርገው ለቸኮለ ሰው ጊዜ ለሌላው ሰው በአማርኛም ሊሆን ይችላል በሌሎች ቋንቋም ሊሆን ይችላል ጊዜ የሌለው ሰው እንደዛ ያደርጋሉ ማለት ነው። አጠር አድርገው አሪፍ አድርገው ነው የሚያቀርቡት ማለት ነው ስለዚህ ይሄ ነው የሚሆነው ምክንያታቸው ደስ ይላል በጣም ምክንያታቸው እና ከዚህ ውጪ ምን አለ ምን ነበር ልልህ የፈለኩት ረሳሁትኝ በአጭሩ አያለሁ አነባለሁ እንደዚህ ነገሮችም አሉ ግዴታ ነው ሙሉ ዜናውን ከማንበብ ይልቅ አጠር ያሉትን ማንበብ ነው የሚሻለው የውጪንም ምንም ይይዛሉ የዜና ላይ የረሳሁት ነገር ምንድነው የሀገር ውስጥ ብለው ያነባሉ ከዛም የውጪ ብለውም ይጀምራሉ የመጀመሪያ ሀገራቸውን ነው የሚቀድመው፣ ስለዚህ ሀገራቸውን ነው የሚያስቀድሙት ከዛ በኋላ የውጪን ያስቀድማሉ የውጪዎች ናቸው መጀመሪያ ትኩስ ዜናን ነው የሚያነሱት የትኛውም ሀገር ይሁን ለነገሩ የራሳቸው ሀገር ሆኖ ትኩስ ነገር ሲሆን እንኳን ያቀርባሉ በእርግጠኝነት እነሱ ገንዘብ ስለሚሰሩበት ትኩሱን ብቻ

እሺ ጥያቄው ስንት ኢሜል ትልካለህ ነው? የሚለው እሺ እኔ የምልከው የኢሜል ብዛት እኔ ከምልከው በላይ ብልክ ብልክ በጣም እየቆየሁ ነው የምልከው ከምልከው በላይ የምቀበለው ነው የሚበዛው። ስለዚህ እሺ የምልክበት ኢሜል ምን ስንት ነው ልበለው? በቀን ይሄ ጥያቄው ያልገባኝ በቀን ስንት ያክል እንደምልክ ተፈልጎ ነው ጥያቄው የተጠየኩት ወይስ በቃ። በአጠቃላይ ይህንን በተመለከተ የመሰለኝን ነገር ለምሳሌ ተቀበልኩትን ነገር ሲያጠቃልል ወይ አያጠቃልልም የሚለውን ማወቅ እፈልጋለሁ ማለት ነው። ስለዚህ የጠየኩት ነገር ለማወቅ ያክል ምንድነው የሚሆነው? አጠር አድርገን ማቅረብ እንችላለን ማለት ነው